እሺ አመሰግናለሁ እንግዲህ የምወደው የምትወደው ስፖርት ምንድነው? ነው የሚለው እና በመጀመሪያ ደረጃ ስፖርት እንግዲህ ለሰው ልጅ በጣም አስፈላጊ አነቃቂ ከድብርት የሚያስወጣ ስፖርት እንቅስቃሴ ማድረግ በአጠቃላይ በጣም የሚወደድ ወይም በሰዎች ዘንድ ደግሞ ነፃ ሆነው እንዲውሉ ቀናቸውን እንዲያሳምሩ ጤናቸውን እንዲጠብቁ የሚያደርግ ነገር ስለሆነ ስፖርት እንቅስቃሴ በጣም ጥሩ ነው። ወይም ደግሞ ለመዝናኛም የሚሆን ነገር ነው። ለመዝናናት ከጤና ከድብርት ውጭ ከማስወገድ ውጭ ደግሞ። ምንድነው ይሄ ከእንትን ጋር የተያያዘ ነው? መዝናኛም ነው ለምሳሌ መዝናኛ ነው ስል ምን ማለቴ ነው? ኳስ ለምሳሌ እኔ የምወደው እግር ኳስ በጣም እወዳለሁ። እግር ኳስ መጫወትም ማየትም ያስደስተኛል። እንግዲህ ድሮ ልጅ ሆኜ ኳስ በሰፈር ከልጆች ጋር ልክ በውርርድ አይነት ነገር አንተ አታስገባም እኔ አስገባለሁ በሚል ወይም ደግሞ ይሄ ሰፈር ያሸንፋል ይሄ ሰፈር ያሸንፋል እያልን እንከራከራለን እና ከዛ ይጀምራል ለምሳሌ የኳስ ውድድር ማለት ነው። ከዛ ሲቀጥል ደግሞ በማየትም የምዝናናበት ነገር ነው። ለምሳሌ እኔ የእንግሊዝ ፕሪሚየር ሊግ በጣም ደጋፊና አድናቂ ነኝ። እና ማንችስተር ዩናይትድን ለምሳሌ በጣም የምወደው ክለብ ነው የማደንቀው የምደግፈው ክለብ ነው። ከልጅነት ጊዜ ጀምሮ እያየሁት እየደገፍኩት የኖርኩት ክለብ ነውና ያው በዛ ጊዜየን አሳልፋለሁ እንደገና ደግሞ እዛ እዝናናበታለሁ ማለት ነው። ስለዚህ እንደ ጊዜ ማሳለፊያ ነው እንደ መዝናኛም ነው። እንደገና ከድብርት ስሜትም ካላስፈላጊ ሌሎች ሱሶችም የሚከላከል ነው። ኳስ ወይም ስፖርት በአጠቃላይ ማለት ነው እና ስፖርት ማዘውተር በጣም ጥሩ ነው አስፈለጊ ነው። ስለዚህ የምወደው ስፖርት አይነት እንግዲህ እግር ኳስ ነው ማለት ነው። ከዛ ሲቀጥል ደግሞ እንግዲህ ከእግር ኳስ ቀጥሎ ያው ሩጫ እወዳለሁ። ሩጫ መሮጥ ሳይሆን ማየት እኔ ሩጫ የመሮጥ እንኳን ብዙም ክህሎቱ የለኝም። ነገር ግን ማየት በጣም ያስደስተኛል በጣም የምወደው የስፖርት አይነት ነው ሩጫ ከኳስ ቀጥሎ ማለት ነው። እና ያው ኢትዮጵያ ደግሞ በዚህ በሩጫ በጣም የምትታወቀ ሀገር ነች። እና ኬንያ አሜሪካ ጀማይካ የመሳሰሉ ሀገሮች በሩጫ ይታወቃሉ። እና ያው ኬንያ እና ኢትዮጵያ በረጅም ርቀት ወይም ደግሞ በአጫጭር የሩጫ አይነቶች ሳይሆን በረዥም ከአምስት ሺህ ከሶስት ሺህ እስከ አስር ሺህ ወይም ደሞ እስከ ማራቶን ባለው ውስጥ ነው ብዙ ጊዜ የሚጠሩት እነዚህ በአጫጭር የስፖርት አይነቶች ወይም የሩጫ አይነቶች ደግሞ እነጃማይካና አሜሪካ የመሳሰሉ ሀገራቶች በጣም ተፎካካሪ ናቸው። ያው አሜሪካ ዶሚናንት ታደርጋለች በዚህ ጉዳይ። ሌላው እንግዲህ የስፖርት መስራት በአጠቃላይ ጥቅሙ ምንድነው? ብንል ለምሳሌ ጠዋት ተነስተን ሩጫ የመሮጥ ልምድ ቢኖረን ወይም ደግሞ ተንቀሳቅሰን ሻወር ወስደን ወደ ስራ የመግባት ልምድ ቢኖረን። ምንድነው እሱ የሚባለው? በቃ ሰውነታችን ሞቲቬት አደረገ ራሳችን ሞቲቬት አድርገን ወይም ደግሞ አነሳስተን ወደ ስራ እንገባለን ማለት ነው። ወደ ስራ እንገባለን ማለት ጥሩ የምንውልበት ቀን የተቀደሰ የተባረከ ወይም ደግሞ ይሄ ምንድነው? በቃ ብሩህ ሆኖ ተስማሚ ምቹ ሆኖ ይውልልናል ማለት ነው። ማለት ምንም ከ ድብርት ስሜት ውጩ ሆነን ለስራ ውጤታችንም በጣም አጋዥና ጠቃሚ የሆነ ጊዜ ይኖረናል። ማለት ስንሮጥ ወይም ደግሞ አእምሮአችን በስፖርት ዘና አድርገን ስንመለስ ጥሩ ጊዜ እናሳልፋለን ስራችን ውጤታማ ሆነን እንሰራለን። የመሳሰሉት ነገሮች ማለት ነው። እንግዲህ እንደዛ ስናደርግ ጤናችንም በሌላ እንጠብቃለን ለስራችንም ውጤታማ እንሆናለን። ስለዚህ በጣም የምወደው እግር ኳስ ነው

እሺ አመሰግናለሁ መዋቢያ ትጠቀማለህ ነው የሚለው እና ያው እንግዲህ መዋቢያ ማለት ለሰው ልጅ ያው ከተፈጥሮአዊ ነገሮች ውጭ የሆነ ነገር ነውና። አንዳንዴ ያው ከ ውጭ የሆኑ ነገሮችን መጠቀም ለውጫዊ የሆነ ነገር ተጠቂ ወይም ደግሞ ተጋላጭ አደረገና አለ ውጫዊ የሆኑ ጎጅ ነገሮች ይመጣሉ። ለምሳሌ ፀጉር ቅባት በምንጠቀምበት ሰዓት ፀጉር ተስማሚ ያልሆኑ እንደ እንደ ሽበት ወይም ደግሞ ሌላ ደግሞ ከ ከምንጠቀምበት ግብአት ጋር ተያይዞ የሚመጣ ለፀጉራችን ተስማሚ ወይም ደግሞ እኛ ተስማሚ ያልሆነ ነገር ሊያጋጥመን ይችላል። ግን በአጠቃላይ ምንድነው መዋቢያ ትጠቀማለህ የሚለው? አዎ እጠቀማለሁኝ ለምሳሌ የፀጉር ቅባት እጠቀማለሁ ባዝሊን እጠቀማለሁ እንደገና ደግሞ ሽቶ ምናምን ነገር እጠቀማለሁ እና እነሱ ያው መዋቢያ ናቸው። ብዬ አስባለሁኝ። እንግዲህ እነሱን ከተጠቀምኩ ስለዚህ እነሱን ስጠቀም ደግሞ የማገኘው ጥቅም አለ። ለምሳሌ ምንድነው? የማገኘው ጥቅም ምንድነው? በሰአቱ ወይም ደግሞ ለአየር ንብረት ወይም ደግሞ ይሄ ለምናገኘው ፀሀያማ የሆነ ነገር አሁን ለምሳሌ ሰነስክሪም ብንጠቀም ሰነስክሪም ከፀሀይ ይከለክልናል። ከዛ ውጪ ደግሞ ምን ምን ምን ይኖራል? ለምሳሌ ከሳንስክሪም ውጭ ደግሞ ፀጉራችን ቡላ እንዳይሆን ወይም ደግሞ ነጭ እንዳይሆን ሻዬን እንዲያደርግህ እንዲያብለጨልጭ ወይም ደግሞ እንዲያምርበት የፀጉር ቅባት መጠቀም አስፈላጊ ነው ብዬ አስባለሁኝ። ዝም ብለን እንዲሁ ብንሄድ ያው ለሰውም ለይታ ጥሩ ላይሆን ይችላል። እንደገና ደግሞ ለዘጉራችን ጤናም ጎጂ እንዳለው ሁሉ አስፈላጊ የሆኑ ሚነራሎች ያላቸው ቅባቶች አሉ። ለምሳሌ ለፀጉር ቅባት እና እነሱን ነገሮች መጠቀም በጣም አስፈላጊ ነው ጥሩ ነው። ስለዚህ መዋቢያ እጠቀማለሁ ማንም ሰው ደግሞ መዋቢያ ቢጠቀም በአግባቡ መጠቀም አለበት እንደገና ደግሞ ለእሱ ይመቻል ወይስ አይመች የሚለውን ለይቶ አውቆ መጠቀም ይሻላል ነው። እንጂ መዋቢያ አትጠቀምም አልልም። ምክንያቱም ያው ቆንጆ ነው ማለት መወያያ መጠቀም ቆንጆ ነው። ምክንያቱም መዋቢያ ተጠቅመን ማለት ራሳችን ጠበቅን ራሳችንን አሳመርን ወይም ደግሞ ንጽህናችን ጠበቅን ማለት ነው። ነገር ግን የሚሻለን የትኛው ነው? የትኛው የመዋቢያ አይነት? ከእኔ ጋር ሊሄድ ይችላል? ከአካባቢው ጋርስ ይሄዳል ወይ? አካባቢውን የሴንስ አሁን ለምሳሌ ፀሀይ ሁኑ ለፀሀይ ምቹ ያልሆኑ የፊት ክሬሞች ይኖራሉ። ፀጉር ላይ የሚደረጉ ቅባቶች ይኖራሉ እነሱን ከመጠቀም መቆጠብ መቻል አለብን። ምክንያቱም እነዛን አዘውትረን ተጠቀምን ማለት ለከፋ ችግር ወይም ደግሞ ለተለያየ በሽታ ሊያጋልጠን ይችላልና። እሱም ባንጠቀም የሚል ሀሳብ አለኝ። ከዛ ውጪ መዋቢያ ባንጠቀም ደግሞ የሚያስከትለው የተወሰነ ችግር አለ። ለምሳሌ ከአንዳንድ አንዳንድ ፀጉር ለምሳሌ ወንዶች ጋር የማየው ፎሮ ፎሮዎች ይከሰታሉ። እንደገና ደግሞ እነዚህ ሽበት ያለጊዜው የሚበቅሉ ነጭ ፀጉር ወይም ደግሞ ሽበት እንላቸዋለን። በእኛ እነሱ ይከሰታሉ እነሱም በመጓቢያ ማጥፋት ይቻላል። ለምሳሌ ነጭ የሚደብረው ሰው መዋቢያ ተጠቅሞ ወይም ደግሞ ጥቁር የፀጉር ቀለም ተጠቅሞ ማጥቆሪያ ይባላል ማጥቆሪያ ተግሞ ተውቦ ተጊጦ ይወጣልና። ያም ባያደርግ ለይታም ለሰው እይታም ሆነ ለ ያው ለይታ ነው እንጂ ለጤና በርግጥ ችግር የለውም። እና በሰዎች ዘንድ ግን ያው ወጣት ሆኖ ይታያል። ወጣት ሆኖ እንደ ሽማግሌ እንዳይቆጠር ያደርገዋል። እና ያንን መዋቢያ መጠቀሙ አግባብነት ያለው ነው የሚል ሀሳብ ነው። ያለኝና በአጠቃላይ እኔ በጣም ያው ብዙ ባይሆንም የተወሰኑ መዋቢያዎችን ጠቅማል እጠቀማለሁ። ያው መዋቢያ ትጠቀማለህ ለሚለው የመጨረሻ መልሴ ምንድነው የሚሆነው? አዎ መዋቢያ እጠቀማለሁ በአግባቡ።

እሺ አመሰግናለሁ። ሳህኖችን ማጠብ ትወዳለህ ወይም ደግሞ እንድታጥብው ትፈልጋለህ አይነት ነገር ነው? የሚል ይዘት ያለው ጥያቄ ነው ወይም ደግሞ የመነሻ ሀሳብ ወይም ደግሞ አርእስት ነው የቀረበው? እና አዎ በአጠቃላይ ሳህን ብቻ ሳይሆን ሳህን ማጠብ እወዳለሁ ምክንያቱም የተመገብኩበትን ነገር አጥቦ በንጽህና ይዞ መጠቀም መቻል አለብኝ። ምክንያቱም ሳህኖችን ማጠብ ካልቻልኩ ለተለያዩ የ በንጽህና ቁድለት ለሚመጡ በሽታዎች ተጠቂ እሆናለሁ። ስለዚህ ሳህን ሳህኖችን ማጠብ እወዳለሁ ወይም ደግሞ እንዲታጠቡ እፈልጋለሁ ማለት ነው። እና ሌላው ምንድነው ሳህን ወይም ደግሞ አጠቃላይ መመገቢያ እቃዎች በንጽህና ካልተያዙ የሚያስከትሉት ጉዳቶች አሉ። አሁን ቅድም እንደጠቀስኩት ውጫዊ ለሆነ ወይም ደግሞ ኤክስተርናል ለሆነ ኮንታሚኔሽን ወይም ደግሞ ንክኪ ይኖረውና የሚያስከትለው የተለያዩ ጀርሞች ባክቴሪያዎች ቫይረሶች ምናምን ይኖሩታል። እና በዋናነት ለተለያዩ ጀርሞች ተጠቂ ሆኖ በባክቴሪያዎች ተጠቅቶ ባክቴሪያዎች ደግሞ ለጤናችን አላስፈላጊ የሆኑ በሽታዎችን በየጊዜው ያመጡብናል። እና ከነዛ ነገሮች ለመከላከል የበላንበትን ወይም ደግሞ የተመገብንበትን ሳህን በአግባቡ አጥበን አድርቀን ብናስቀምጥ ከዛ ደግሞ በንጹህ ጨርቅ ወልውለን ወይም ደግሞ ናፕኪን ተጠቅመን አድርቀን ብንመገብበት የተሻለ ለጤናችንም ወይም ደግሞ እንደው ስንበላ ራሱ ደስ ብሎን እንድንመገብ የሚረዳ ነው ብዬ አስባለሁኝ። ሌላው እንደ መዝናኛም ነው አይደለ ሳህን ማጠብ እኮ? በጣም የሚወድ ሰው አለ አይደል? ሳህን አጥቦ የማይወድ ሰው እንዳለ ሁሉ። ልክ የኩሽና እቃዎችን በሙሉ ጽድት አድርጎ ማጠብ የሚወድ እንደ መዝናኛ ወይም ደግሞ ሪፍሬሽመንት የሚወስድ ብዙ ሰው አለና። አንዳንዴ ሲደብረን በርግጥ ያልታጠቡ እቃዎች ካሉ ወይም ደግሞ ሳህኖች ካሉ እነሱን ሄዶ ማጠብ ከድብርት ስሜት ወይም ደግሞ ከዛኛው ኢንጌጅ ካደረግነው ወይም ደግሞ ከዛ ልክ ይሄን ነው የምሰራው ብለን ከተቀመጥንበት ስራ ድብርት ሊያወጣን ይችላል። ይሄ ይሄ ቁሞ ሳህኖችን አጥቦ አድርቆ በንጽህና ማስቀመጥ የተወሰነ ከሀሳባችን ከነበርንበት የጭንቀት ሀሳብ ወጠን ጥሩ ነገር እንድናይ እንድንተነፍስ ወይም ደግሞ ይሄ ሳይኮሎጂካሊ ሴት ያደረግነው ወይም ደግሞ ያስቀመጥነውን ሊሚት ወይም ይሄ ምንድነው ገደብ? እንትን እንዲል እናደርጋለን ለምሳሌ እንዲነሳ እናደርገዋለን። ገደብ እንዳይኖረው እናደርገዋለን እና ስለዚህ ጥሩ እንድናስብ ወይም ደግሞ ከዛ ብቻ ተገድቦ የነበረውን ማይንዳቸው ወይም ደግሞ ይሄ ምንድነው አእምሮአችን ሌላ ነገር ሀሳብ ይዞ መጥቶ ሄደን ያንን ስራ በጥሩ መንፈስ እንድንሰራ ያግዘናልና። አንዳንዴ ሳህኖችን ማጠብ እንደ መዝናኛ ወስደን ብናጥብ በዚሁም ጤናችን እንጠብቃለን በዚህም ደግሞ ከነበርንበት የድብርት ስሜት ወጠን በጥሩ መንፈስ በጥሩ ደስታ ደግሞ ወደ ስራችን ልንመለስ እንችላለን የሚል ሀሳብ አለኝ። ሌላው ደግሞ ሳህኖችን አጥቦ መመገብ ያው ከንጽህና አንፃር ብቻ ሳይሆን። ይሄ ስታየው ምን ይባላል በእኛ ሀገር አባባል ሲያዩት ያላማረ ሲበሉት ያቅራል የሚባል አባባል አለ። ሲያዩት ያላማረ ሲበሉት ያቅራል ማለት ከፊት ፊቱ ፊቱ እንደሚባለው ነገር ነው። ለምሳሌ ምን መመገበያ ነው ብለህ ያልታጠበ ሳህን ይዘህለት ብትቀርብ አንድ ሰው በካልቸሩ ወይም ደግሞ በልምድ በሃይማኖቱ አይ ሚን ይሄ በአኗኗር ዘይቤው ያልተለመደ ነገር ነው። ማንኛውም እቃ ወይም ሳህን ሲቀርብ የታጠበና ንጹህ ሆኖ መቅረብ አለበት። ካልሆነ ግን ያ ሰውም ለመመገብ ይጸየፋል ይሰቀቃል። ስለዚህ ሳህኖችን አጥበን በንጽህና ብንይዝ የተሻለ ነው የሚል ሀሳብ አለኝና። አዎ ሳህን ማጠብ

እሺ አመሰግናለሁ እንደገና ተገናኘን ስለዚህ ውሳኔ መስጠት ትችላለህ ወይ የሚል ሀሳብ ያለው ርዕስ ነው። እና ውሳኔ እንደ እንትኑ ይወሰናል አሁን ውሳኔ መስጠት ትችላለህ ሲባል። ኦፍ ኮርስ አዎ መስጠት እችላለሁኝ። ውሳኔ እሰጣለሁ። መስጠት የሚችልበት አጋጣሚዎች አሉ። ግን አንዳንዴ ውሳኔዎች ሁሉ በአንድ ሰው ብቻ የማይወሰኑ ውሳኔዎች ወይም ደግሞ በሌላ አካል መወሰን ያለባቸው ነገሮች ያጋጥማሉ። ለምሳሌ ምንድነው? ውሳኔ ለመስጠት የሌላ ሰው ወይም ደግሞ የሶስተኛ ወይም ደግሞ የሁለተኛ የሁለተኛው ወገን ሀሳብ የምንፈልግበት ጊዜ አለ። ለምሳሌ አሁን በትዳር አለም ውስጥ ስንኖር ይኸው እንደኛ አካባቢ ወይም ባህል። ምንድነው? የሚደረገው ተመካክረህ ወይም ደግሞ አንድ ላይ ሆነህ አስበህ ነው ውሳኔ የምትወስንባቸውን ነገሮች ሲያጋጥሙ የምትወስነው ለቤቱ ጉዳይ ከሆነ ማለት ነው። ልክ ይሄ አሁን መስሪያ ቤት አካባቢ ራስህ ወይም ደግሞ የምትሰራበት መስሪያ ቤት አካባቢ አንተ ወይም ደግሞ አንተ እኔ ሲዝ እኔ ማለት ነው። እኔ ወይም ደግሞ ሌላ የ የስራ አጋሮቼ ተሰብስበን የምንወስነው ነገር ደግሞ አለ። በጋራ ኮመን የሆነ ሰንስ ወይም ኮመን ሰንስ ሲኖር ማለት ነው የጋራ መግባባት ሲንደርስ የምንወስናቸው ውሳኔዎች ይኖራሉ። እንጂ አንድ ሰው ዝም ብሎ ውሳኔ መስጠት ስለሚችል ብቻ አይ ይሄንማ እኔ ማድረግ እችላለሁ። ስለዚህ እኔ ብወስነው ችግር የለውም። ብሎ መወሰን የማይችለው ነገር ኢቭን እኔ አሁን በዚህ የማምነው ምንድነው? አለቃም ቢሆን አሁን ለምሳሌ በቢሮ በምናምን ሊሆን ይችላል። እና አለቃም ቢሆን ኖሮ ቢሆን። መወሰን ያለበት ከበታች የስራ አመራሮች ጋር ወይም ደግሞ በስሩ ካሉ ሰራተኞች ጋር ተወያይቶ የትኛው ቢሆን ይሻላል ወይም ደግሞ እንዲህ ብናደርግ። አይሻልም ወይ? የሚል አዋጭነቱ ታይቶ ጥናት ተካሂዶበት ወይም ደግሞ እንዲህ ብናደርግ እኮ ለድርጅታችን ወይም ደግሞ ለመስሪያ ቤታችን ሀሪፍ ወይም ደግሞ ቆንጆ የሆነ ውጤታማ የሚያደርገን አካሄድ ሊሆን ይችላል የሚል ሀሳብ። አቅርቦ ከዛ በኋላ ከተወያየበት በኋላ በርግጥ አንዳንድ ነገሮች ውሳኔ መስጠት የሚሹበት ነገር ይኖራል። ለምሳሌ አለቃው የግድ ዳይሬክት እንዲያደርግ ወይም ደግሞ አቅጣጫ እንዲመራ ሊያደርጉ የሚችሉ አስገዳጅ ሁኔታዎች ይፈጠራሉ። አንዳንድ ጊዜ በውይይት መሃልም እያንዳንዱ ሰው የራሱን ሀሳብ ስለሆነ የሚገልጸው የዛን ሁላዬ ሀሳብ ለማስታረቅ ውሳኔ ሰጪነትም አስፈላጊ ነው በዛ ውስጥም ቢሆን ማለት ነው። ነገር ግን ብቻን መወሰን ብዙ ጊዜ ውጤታማ ሊያደርግ ስለማይችል። የሰዎችን ሀሳብ አዳምጦ ከራስ ሀሳብ ጋር አስታርቆ ለወደፊቱ የሚሻለውን ወይም ደግሞ ይሄ ይሆናል ይሄ ቢሆን የተሻለ ነው የሚለውን ነገር ይዞ። ውሳኔ መስጠት በጣም አሪፍ ነገር ነው ብዬ አስባለሁኝ። ቢሮ ላይ ብቻ አልኩኝ እንጂ ቅድምም ትዳር አንስቻለሁ። አንዳንድ ጊዜ ጓደኝነት ላይ የሚከሰት ነገር ነው ለምሳሌ ጓደኛ ስንሆን። አንዳንድ ነገሮች ብቻችን ማንወስናቸው ወይም ደግሞ ከጓደኞቻችን ጋር ተወያይተን መወሰን የሚገባን ነገሮች ይኖራሉ። የጋራ የሆነ በግ ጓደኛችን ጋር መወሰን የምንችላቸው ነገሮች። ነገር ግን ይሄን ስል ምንድነው? ይሄን ስል ምንድነው? በጓደኛ ተጽዕኖ ወደ አልተፈለገ ሁኔታ መግባት አለብን የሚል ሀሳብ ሳይሆን ያለኝ። ልክ የኛም ሀሳብ ተደምጦ የእሱም ሀሳብ ተደምጦ ነገር ግን የተሻለው የትኛው ሀሳብ ነው። ብሎ ተወያይቶ የተሻለውን ይዞ መሄድ። በዛ ውስጥ ደግሞ ያው የተሻለውን ለመምረጥ የግድ ውሳኔ ሰጪ መሆን ያስፈልጋል። እና የተሻለውን መምረጥ መቻልም ራሱ። ለውይይት ብናቀርበውም የተሻለውን ለመምረጥ ውሳኔ ሰጪ መሆን አስፈላጊ ነው። እና ለውሳኔ ሰጪነት ባንቸኩል ጥሩ ነው። ነገር ግን አስፈላጊ የሆኑ በተገኘበት ሰዓት ግን ውሳኔ መስጠት መቻል አለብን የሚል ሀሳብ አለኝ። እና ወደ እኔ ሳመጣው ምንድነው? ውሳኔ መስጠት እችላለሁ ኦፍ ኮርስ አዎ ቅድም እንዳልኩት በጣም እችላለሁ። ውሳኔ መስጠት ግን ነገሮችን ከተወያይቼ አስፈላጊ ናቸው በምላቸው ጉዳዮች ውሳኔ መስጠት እወዳለሁ። ማለት ነው